የምትወደው ቀለም ምንድነው? የምወደው ቀለም ምንድነው የምወደው ቀለም እውነት ለመናገር የምወደው ቀለም ለይቼ ማቅራሱ አይመስለኝም ማለት አንድ ምርጫ ነው ያለኝ ብዬ ይሄን ቀለም ነው ብዬ የምገልጸው አይነት ቀለም የለኝም። አብዛኞቹ ቀለሞች ይመቹኛል ነጭ ቀለም ጥቁር ክሬም ከለር ይሁኑ የተለያየ ቀለም ኖሯቸው ክሬም የክሬም አይነት ቀለም ያላቸው እንትኖች በአጠቃላይ ይመቹኛል። ነጭም ጥቁርም። ያው ብዙ አብዛኛውን ቀለም እወዳቸዋለሁ። እና በጣም በተለይ ሁኔታ ይሄንን ከለር ነው የምወደው የምለው የተለየ ቀለም የለም። እና የምወደው ቀለም አንድ ብቻ ከሆነ ይሄ ነው ብዬ የምገልጸው የለም። አብዛኛውን ቀለም እወዳለሁ። እና የምወደው ቀለም የለኝም። ግን አንድ ብቻ ተለይቶ ያለ ማለት ነው።

በየትኛው መተግበሪያ መልእክት ትልካለህ? እንግዲህ እኔ እኔ እምጠቀመው መተግበሪያ ወይም ማህበራዊ ሚዲያዎች ሁለት ናቸው በዋናነት በጣም እምጠቀማቸው ማለት ነው። አንደኛው ዩቲዩብ ነው። ያን ደግሞ ቪዲዮ በማየት ራሴን ለማስተማር ለመዝናናት ለተለያዩ ነገሮች ዩቲዩብን እጠቀማለሁ። ከዛ ደግሞ አሁንም መረጃ ለማግኘት ለመዝናናት እንዲሁም ከሰዎች ጋር ለመውራት መልእክት ለመላላክ ሊሆን ይችላል። ቴሌግራምን እንጠቀማለን ማለት ነው። እና እነዚህ ሁለቱን ነው እምጠቀመው ለ በአጠቃላይ ከሶሻል ሚዲያ ግን ለ መልእክት ለመላለክ እምጠቀመው መተግበሪያ ቴሌግራም ነው። ቴሌግራምን አሁን በአጠቃላይ ወደ ዘጠኝ አመት ያልፈኛል አልመሰለኝ ቴሌግራም መጠቀም ከጀመርኩኝ ረጅም ጊዜ ሆኖኛል። ያኔ ከዘጠኝ አመት ምናምን በፊት ቴሌግራም መጠቀም ከጀመርኩ በኋላ አንስቶ እስካሁን ድረስ ሌሎችንም ደስ ብሎኝ ተመችተውኝ። መልእክት ለመላላክ የምጠቀመበት መተግበሪያ አላገኘሁም እስከአሁን ድረስ ደስተኛ ነኝ። ቴሌግራም በመጠቀሜ እና ወደፊትም ቴሌግራምን እምጠቀም ይመስለኛል። በአጠቃላይ መልእክት ለመላላክ እምጠቀምበት መተግበሪያ ቴሌግራም ነው ማለት ነው።

ማር ትወዳለህ? እንዴ በጣም በጣም በጣም ነው የምወደው ማር እና እንደውም ማር በተፈጥሮ ብዙ መብላት የማይቻል አይነት ምግብ ስለሆነ ስለሚዘጋ ማለት ነው እንጂ ማር እንደመውደዴ ቤት ውስጥ ማር ቢኖር በእቃ እቃውን ሳልጨርስ ማርም ማስቀምጠዉም አይመስለኝም። በጣም አስቸግር ነበር ልጅ እያለሁ ማር አይጠፋም ከሁኔታችን እና በጣም ነበር የምበላው በጣም ማለት ነው እና ከቤት እናቴ ትቆጣኝ ነበር በጣም። አታብዛ ምናምን ብላ ይደበቅብኝ ሁሉ ነበር እኔ እንዳልበላ በሚል ይደበቅ ነበር ማሩና በአጠቃላይ ማር በጣም እወዳለሁ። መውደድ ብቻ ሳይሆን የማር ስራም እሰራለሁ ብዬ አስባለሁ። የማር ቀፎዎች የራሴ የ የማር መንጋ እንዲኖረኝ እፈልጋለሁ ንብ የማርባት ስራ ማለት ነው። እና እና በአጠቃላይ ማር በጣም ከምወዳቸው ጣፋጭ ምግቦች ውስጥ አንዱ ነው ማለት ነው።

ማንቂያ ሰዓት ትጠቀማለህ እንግዲህ ማንቂያ ሰዓት አላርም አላርም ብለን ከያዝነው እቃውን ከሆነ እቃው የለኝም የማንቂያ ሰዓት እቃዋ ያቺ የምትጮኽዋ እቃዋ ማለት ነው። የማንቂያ ሰዓት እቃ እሷ የለችኝም። ግን በስልኬ የማንቂያ ሰዓት እጠቀማለሁ በስልኬ በኩል ማለት ነው። በስልኬ በኩል ሰዓትን ሞልቼ መነሳትን የምፈልግባቸውን ሰአቶች ሞልቼ ለመነሳት እሞክራለሁ። ምክንያቱም እንቅልፍ ላይ ችግር አለብኝ። እንቅልፍ በጣም እወዳለሁ። እና ከስራዬ ጋር ከተለያየ ሁኔታ አንፃር ጊዜን ሰአቴን ለማስተዳደር እንዲመቸኝ የግድ የማንቂያ ሰዓት መሙላት ያስፈልገኛል። ግዴታ እና በተለይ ደግሞ አሁን ሌሊት አስራ አንድ አስራ አንድ ሰዓት ስለምንነሳ በዛ ሰዓት ላይ ከእንቅልፌ እንዲቀሰቅሰኝ የማንቂያ ሰዓትን እጠቀማለሁ። በስልኬ በመሙላት ማለት ነው።

ቡና ወይስ ሻይ ትመርጣለህ? የምመርጠው ሻይ እመርጣለው። ያው ከልጅነቴም ጀመሮ ሻይ የምወደው ልጅ ነበርኩኝ። እና አሁን ብዙ ሻይ ተጠቃሚ ባልሆኖም ግን ከቡናና ከሻይ ብባል ሻይ ነው ልለው የምለው የምችለው። ግን ቡና ብዙም ሰውነቴ ላይ ስለማይሰራ ይመስለኛል። ተጠቅሜ የቡናን ተጽዕኖ የሚያነቃቃው ምናምን ነገር ላይ ላይ ብዙ ማየት አልቻልኩም ነው በዛ የተነሳ ብዙ አልጠቀምም። ቡና ተጠቃሚ ነኝ ማለት ራሱ አልችልም። ሞክሬ አውቃለሁ እንጂ አልጠቀምም ቡና ማለት ነው። ግን ጣዕም ቀምሽ ምናምን ጠጥቼ አውቃለሁ ከዚህ በፊት ቆይቷል በጣም ቆይቷል ቡና ራሱ ከተጠቀምኩ ማለት ነው። እና ግን ቡና የሚሰራበት መንገድ የሚዘጋጅብን መንገድ በጣም ያስደስተኛል በጣም ማለት ነው። እና ምናልባት ወደፊት ያንን የማዘጋጀት ሂደቱን ቡናው ተቆልቶ ከዛ በኋላ ተፈጭቶ ቡና ነው ፈልቶ ምናምን እስከሚጠጣ ድረስ ያሉ የተለያዩ ደረጃዎች አሉና። እነዛ በራሱ ሲኒማቲክ በሆነ መልኩ ሲሰሩ አያለው ብዙ ጊዜ እና እሱ በጣም ያስደስተኛል። ሜይቢ ምናልባት እሱ ለማድረግ ስል ልጠጣ ምናምን ልጠቀም እችል ይሆናል። ወደፊት ግን በአጠቃላይ ሻይ ሻይ ነው የምወደው። ግን ሻይም ቢሆን አሁን መጠቀም ትቻለሁ ማለት ነው። ልጅ እያለሁ ነበር በጣም ሻይ የምጠቀመው ማለት ነው።